ዛሬ ምሽት የፊልም ምሽት ነው ጓደኞቼ ይመጣሉ። አዲስ ፊልም መምረጥ አለብን ምናልባት አስቂኝ ወይም ድራማ። ፑፕኮር ማዘጋጀት ጀምሬያለሁ መጠጦችም አዘጋጅቻለሁ። ሁሉም በሶፋ ላይ እንቀመጣለን መብራቱን እናጠፋለን። በትልቁ ስክሪን እንመለከታለን አንዳንድ ጊዜ እናስቅዳለን። አስደሳች ክፍሎች ላይ እንወያያለን ፊልሙ ካለቀ በኋላ እንነጋገራለን። ምን እንደምንወድ እንነጋገራለን የፊልም ምሽት የመዝናኛ ጊዜ ነው። ከጓደኞቼ ጋር ጊዜ ማሳለፍ ይበልጣል።

ምርጥ ምግቤ ዶሮ ወጥ ነው በጣም ጣፋጭ ነው። ቀይ በርበሬን ትጠቀማለች ስጋና አንጎላ ይኖርበታል። እንጀራ ጋር ይቀበላል። እናቴ ታዘጋጀዋለች። ቤቱ ሁሌ ጥሩ ይሸታል። ቤተሰብ ሁሉ ይወደዋል ትንሽ ለውዝ ሲጨመርበት ተሻለ ይሆናል። ደረጃ በደረጃ በዝግታ መብላት ነው። ከአይብ ጋር ጥሩ ነው። ይህ ምግብ አሁንም እፈልጋለሁ የምግብ ቤቶች ላይ አዝዛለሁ። ዶሮ ወጥ ኢትዮጵያ ልዩ ምግብ ነው

ኢትዮጵያ ውስጥ ከሚዘጋጁት በህላዊ ምግቦች መካከል የዶሮ ወጥ በጣም እወዳለሁ። ዶሮ ወጥ ከዶሮ ስጋ የሚሰራ ወደ አስራ ሁለት ብልት ተቀያይሮ የሚሰራ የመግብ አይነት ነው። ኢትዮጵያ ውስጥ ተወዳጅ የሆነ የመገብ አይነት ነው። ያም ምግብ በዓላት ሲደርስ በልዩ ሁኔታ ከቤተሰቦቻችን ጋር ተሰባስበን እንበለዋለን። አይብም ሲጨመርበት ቆንጆ ጣዕም ያመጣል። ዶሮውንም የምንበላው ደግሞ ከጤፍ ከተዘጋጀ እንጀራ ነው። ይህ የምግብ በኢትዮጵያውያን ዘንድ፣ በሁሉም ኢትዮጵያውያን ዘንድ ተወዳጅ የምግብ አይነታችን ነው።

አዎ ባህላዊ ልብሶችን እናደርጋለን ኢትዮጵያ ውስጥ ከሰማንያ በላይ የብሄር ብሄረሰቦች አሉ። እያንዳንዱ ብሄረሰብ የራሱ መገለጫ የሆነ ባህሪያዊ ልብሶች አሉት። እነዛ ልብሶችን ስንለብስ ውበት ይፈጥርብናል። ብዙዎቹ ባህላዊ ልብሶች ኢትዮጵያ ውስጥ የሚገኙት ከለራቸው ነጭ ሲሆን እነዚህ ነጭ ቀለማት ዉበትን ይፈጥራሉ እኔም ለተለያዩ በዓላት ሲከሰቱ ለምሳሌ ለጥምቀት ለገና ህዝባዊ በዓላት ወደ አደባባይ ወጥቶ የሚከበሩ በዓላት ሲፈጠሩ በሃላዊ ልብሶቼን ለብሼ ነጬን ለበሼ ነጬን አምሬ እሄዳለሁ።